እሺ አመሰግናለሁ። ዛሬ የማወራችሁ ደሞዝ በየትኛው ቀን ታገኛለህ? ስለሚለው ጥያቄ ነው። እና እኔ በርግጥ በአሁኑ ሰዓት ደሞዝ ባይኖረኝም አንዳንድ ስራዎችን እሰራለሁ። እነዛ ስራዎች ደግሞ በጊዜ ነው ምከፈሉኝ። እነዛ ስራዎች በትክክል ሰርቼ ደሞዝ የሚገባልኝ አብዛኛው ጊዜ በሳላሳ ቀን ነው። ሳላሳ ሚባለው ቀን ነው እና እነዚህ የስራ ቀናቶች ከጨረስኩ በኋላ ደሞዜ በሰላሳ ወይንም ከሃያ አምስት እስከ ሰላሳ በሚለው በዛ ሰዓት ውስጥ ይገባልኛል። እና አብዛኛው ጊዜውን በሳምንት የሚገባልኝ አለ፣ በየቀኑ የሚገባልኝ አለ፣ እና እንደ ስራዬ መጠን ነው። ለምሳሌ ብዙ አይነት ስራ እሰራለሁ እኔ። አንዳንድ ጊዜ ኦንላይን ስራ እሰራለሁ። ኦንላይን ስራ እሰራ አንዳንዴ እንትን የሚገባልኝ ደሞዝ የሚገባልኝ፣ ከሁለት ሳምንት በኋላ እስከ ሁለት ወር ድረስም ሊቆይ ይችላል። እንደ ስራው ብዙ ጊዜ ለምሳሌ ጂኒያ የሚባል ስራ ነበር። በጣም ሰርቼ ነበር እና የሆነ ሰዓት እስከ ሁለት ወር ድረስ ቆይቶብኛል። በዛ መካከል ብዙ ነገሮችን ጠብቄያለሁ። ብዙ ጊዜ ትዕግስትን የሚፈታተኑ ስራዎች አሉ። በጣም የሚያሰለቹ ስራዎች ይኖራሉ። በዛ መካከል ደስ የሚሉ ስራዎች አሉ። ለምሳሌ የግብርና ስራ ብናይ ቲማቲም ወይም ሽንኩርት፣ ባርባሬ፣ እነዚህ ጤፍ ምናምን እነዚህ ነገሮችን ከዘራን በኋላ ደሞዝ የምንቀበለው ወይም ደሞዝ ብር የምናገኘው እነዛ ነገሮችን ሽጠን ወደ ገበያ አውለን ደንበኛ ጋር አድርሰን ሽጥ፣ ከሸጥን በኋላ ነው። እና ይህንን ነገር ደግሞ ለማድረግ ወይ ሶስት ሰዓት ወይ ሶስት ወር ወይ አራት ወር ይፈረጃል። እና በነዛ በአራት ወር ውስጥ ግን በትክክል ነገሮችን በመጠቀም እነዚህ ነገሮችን ወደ ብር ወደ ድሙዝ የሚቀየሩበት ሁኔታዎች አሉ። እና እና በዚህ ልክ ነውና እየተገኘ ያለው። በጣም ደስ የሚለው ነገር ደሞዝ በለፋበት ልክ ነው የሚታገኘው። ብዙ ከለፋ ብዙ ታገኛለህ፣ ትንሽ ከለፋ ደግሞ በዛ ልክ ትንሽ ታገኛለህ ማለት ነው። እና የምትለፋበት ሁኔታ መወሰን አለበት፣ ደሞዝህን ለማግኘት ለምሳሌ ከአምስት ሺህ እስከ አስር ሺህ ደሞዝ የሚበሉ የተለያዩ ቦታ የሚሰሩህ፣ ከአስር ሺህ እስከ ሃያ ሺህ የሚበሉ የመንግስት ሰራተኞች አሉ። እና እኔ ከሰላሳ ሺህ እስከ መቶ ሺህ ባለው ውስጥ ነው ያለሁት። በጣም ደስ የሚል ስራ ውስጥ ነው እኔ የምሰራው። እና ደሞዝ የሚገባልኝ በዛው ልክ፣ በዛ ሰዓት፣ በፈለኩት ቀን፣ በዛ ውስጥ ነው በትክክል በተቀመጠበት የሰዓት አቀማመጥ ውስጥ ነው እና የሚከፈለን ብዙ ጊዜ ተቆራጭ ሊኖር ይችላል፣ የተለያዩ ነገሮችን ለማግኘት እነዛ ስራዎች ወሳኝ ናቸውና በጣም አስፈላጊ የሆኑ ነገሮች ናቸው፣ እነዛ ነገሮች ደሞዝ የሚገባው በሳምንት፣ በአስራ አምስት ቀን፣ በሀያም ሊከፈል ይችላል። እኔ ግን ደሞዜ የማገኘው በሰላሳ ቀን ወይም ከሃያ አምስት እስከ ሰላሳ ባለው ቀን የቤት ክራይም አለ። የቤት ክራይም አከራያለሁ። ለምሳሌ የቤት ክራይ የትለያዩ ቤቱ ሰዎች አሉን። እነዛም ደሞዝ አገኛለሁ ከእነዛ። ተጨማሪ ሌላም ስራ እሰራለሁ፣ ሰዎችን አሰራለሁ፤ ሰዎችን ቀጥሬ ስለማሰራ ከነዛም ደግሞ ገቢ አገኛለሁ። በትክክል ገቢ ማገኝበት፣ ደሞዝ ማገኝበት ከሃያ አምስት እስከ ሰላሳ ባለው ቀን ውስጥ ደሞዝ አገኛለሁ ማለት ነው። እና በየትኛው ቀን ደሞዝ ታገኛለህ ለሚለው ጥያቄ በዚህ ልክ ለመጠቅለል ነው፣ ለማገባደድ በዚህ ልክ እመልሳለሁ ማለት ነው። አመሰግናለሁ።

እሺ አመሰግናለሁ ዛሬ የማወራው የቤትህ ጣሪያ በምን የተሰራ ነው ስለሚለው ጥያቄ ነው በጣም ጥሩ ጥያቄ ነው። የቤት አሰራር ብዙ አይነት የቤት አሰራሮች አሉ። እና የኛ ቤት የተሰራበት ልዩ የሆነ የቤት አሰራር ነው ጣሪያው ማለት ነው። እና ሁለት አይነት ቤት ነው ያለን የድሮ ቤታችን። ጣሪያው በተለያየ እንጨት ወይም ዲዛይን ተደርጎ ንድፉ ተደርጎ ማለት ነው። የተሰራበት ጣሪያችን በጣም የሚያምር ረጅም የሆነ ጣሪያ በጣም ለሰዎች የሚስብት የቤት ጣሪያ ነው። እና ያለን በጣም ደስ የሚል ነገር ነው። ይሄንን ነገር ስነግርህ። የቤት ጣሪያችንን ድሮ ቤት የነበረው ጣሪያችን ምንድነው እንጨት ነበር። እንጨቱን ከምንድነው የሚሰራው ዘንባባ የሚባል ነገር አለና ዘንባባው በእንትን ተደርጎ ይሄ ምንድነው? ጥፍር ወይም ባለው ወይም በከብት ቆዳ አንድ ላይ አንድ ላይ ተደርጎ ይታሰርና በጣም እንዲጠናክር ተደርጎ ይሰራል። እና ያን ለቤቱ ጥንካሬ በጣም ይሰጠዋል። በኋላ ቤቱ ላይ ምንድነው የሚደረገው ከላይ። ምንድነው ዲቻ የሚባል ነገር ነው። እና ዲቻ የሚባለው ነገር በጣም ደስ የሚለው ነገር በጣም ተፈጥሮአዊ የሆነ ይዘት ያለው ነገር ነው። እሱን ደግሞ የሚገኘው ሳር ወይም ጠንካራ ከሚባል ሳር የሳር ዝርያ አይነት ነው የቤቱ ጣሪያ ማለት ነው። እና በጣም ዝናብ ይከላከላል ፀሀይ ከላከላል ብርድ እንዳይገባ ይከላከላል። እና የአየር ፀባዩ ውስጥ ላይ ያለው ለምሳሌ ሙቀት ከሆነ ይሄ በትክክል እንዲወጣ ያደርጋል። የተለየ አየር እንዲወጣና እንዲገባ ያደርጋል። እና የቤቱ ጣሪያ በጣም ረጅም ስለሆነ አይሞቅምም አይቀዘቅዝም። ደስ የሚል አይነት የአየር ጠባይ የሚባል አይነት ነው የሚኖረው። እና የዛኔ ቤታችን ውስጥ እና በጣም ደስ ከሚሉ ነገር አንዱ ምንድነው የቤታችን ጣሪያ። የዛኔ በሳር ነበር የተሰራው እና ሳሩ ደግሞ ታጭዶ አንድ ላይ ሁለት ሁለት ቦታ ተቆርጦ ይከደናል ማለት ነው። ቤቱ ከተከደነ በኋላ እንደ ሃያ ፈስ በትክክል አንድ ላይ ተዋቅሮ ዋልታ በሚባል ነገር ታስሮ የቤቱን ምሶሶ የሚሸከሙ ነገር በጣም ተጠናክሮ ምንም እንዳይጎል እንዳይጎዳ ተደርጎ ነው። የሚሰራው እና ያን ነገር በጣም የቤቱ ጣሪያ እንዲሸከመው በጣም እንዲያምር ተደርጎ ነው የተሰራው። አሁን ግን ከተማ ላይ ያለው ቤታችን ጣሪያውን ስንመለከት በጣም ቤቱ ላይ ሆኖ ቤቱ ስናየው በብሎኬት የተሰራ ቤት ነው። በጣም ጽድት ያለ ቤት ነው እና ከዚህ አንፃር ብዙ አይነት እንትን አለው አሰራሮች አሉት። ክፍል ክፍሎች አሉት ቅያሶች አሉት። የቤቱ አሰራር የላይኛው ግን እንትን ነው። ግማሹ ጅብሰም ነው ግማሹ ደግሞ የፕላስቲክ ኮርኒስ ነው። የፕላስቲክ ኮርኒስ ግማሹ ቤት የፕላስቲክ ኮርኒስ ነው። እና ግማሹ ደግሞ የጅብሰም ስለሆነ በጣም የሚያምር ነው። ግን የጅብሰሙ ጅብሰሙ በጣም አሁን ሳሎን ቤቱ በጣም ጅብሰም ቤት ነው እና በጣም የሚያምር በጣም ለሰዎች አይን የሚስብ አይነት ነው። እና ከለሩን ስታዩት ምናምን በጣም ደስ የሚል አይነት ነው። የጅብሰሙ ማለት ነው። ግን የእንትኑ የፕላስቲክ ያልኩት ግን አሁን እቃ ቤቶች ጓዳ ላይ ለምሳሌ ጭስ ያለበት ቦታ አይጥ እንዲከላከል አይጥም ብዙ ጊዜ አይበላውም። የፕላስቲክ የሚባለው አይነት ኮርኒስ ነውና ያንን ኮርኒስ በጣም ደስ የሚል አይነት ነው። ጠንካራ ነው በእሳትም አይቃጠልም እሳትም መቆጣጠር ይችላል። ቶሎ ፍንዳታ እንዳይካሄድ ወይም አይጥም አይበላውም ብዙ ጊዜ ለረጅም ሰዓት ይቆያል። ውሃም አያበሰብሰውም እና በጣም ደስ የሚል አይነት ነው። እና ኮርኒሱ ግን ጅብሰሙ መጥፎነቱ ምንድነው? ለምሳሌ ውሃ ከነካው ይበሰብሳል ተወልውሎ ይበሰብሳል። ያኛው ግን አይበሰብስም እሳትም አያቃጥለውም እሳት ይቋቋማል ውሃ ይቋቋማል። ቶሎ አያረጅም። እና በዛ በዛ ምክንያት በጣም ተመራጩ ግን እኔ የፕላስኩ ነው ብዬ ነው የማስበው። እና በጣም ደስ የሚለው ነገር የፕላስቲኩ አሪፍ ነው ብዬ ነው የማስበው እንደኔ ማለት ነው። ከማማሩ ጋር እና ከውበት ጋር ከጥንካሬ ጋር ተያይዞ ግን የጂብሰሙ ነው። ደስ የሚለኝ ብዬ ነው የማስበው። እና አመሰግናለሁ።

እሺ አመሰግንሃለሁ ዛሬ እማወራችሁ የደንበኛ እርከታን ታሳውቃለሁ ስለሚለው ነገር ነው። የደንበኛ እርካታ በጣም ደስ ከሚሉኝ ነገሮች አንዱ ለምሳሌ ደንበኛዬ እንዴት እቃ እንደገዛኝ? እና እስከመጨረሻ ድረስ እከታተላለሁ ማለት ነው። ደንበኛው ለምሳሌ እርካታውን እሚገልጸው ለምሳሌ በቃል ሊሆን ይችላል። በተግባር ሊሆን ይችላል እና ያ በሚገልጽበት ሰዓት ያ ደንበኛዬ እርካታ አለው። እና እነዚህ እንደዚህ ስለሆነ በጣም አመሰግናለሁ ብሎ እርካታውን ያሳውቀኛል ማለት ነው። በጣም ደስ ይለኛል እኔ እርካታውን ስቀበል። በርታ ብዬ አበረታታለሁ እና ለራሴም በጣም ምቹ የሆነ ደስታ ይፈጥርልኛል። ያንን ደንበኛዬ እርካታውን ሲገልጽልኝ ማለት ነው። እና አብዛኛው ጊዜ ደንበኛዬ ብዙ ጊዜ ይሄን ነገር አስተካክል ያንን ነገር አስተካክል። እና እንደዚህ ካረክ እንደዚህ ይሆናል። እና እንደዚህ ስላረክ ደግሞ በጣም ጥሩ የሆነ ደረጃ ታገኛለህ ከሰዎች ተሽለህ ትገኛለህ። እና ጥሩ እድል ያጋጥምሃል በርትተህ ይህንን ነገር ስላረክ በጣም እኔ አመሰግንሃለሁ ብሎ ደንበኛ ርካታን ይሰጠኛል ማለት ነው። እና ደርካታውን ስቀበል ግን በጣም ደስ ይለኛል እኔ በቃ ራሴን መቆጣጠር በማልችልበት ሁኔታ ነው በቃ ደስ እሚለኝ ማለት ነው። አሁን ሱቅ አለ የልብስ ሱቅ እኛ ልብሱ ሱቅ ለምሳሌ ልብሱ ለአንድ ሰው ሊያጠረው ይችላል ለእንዱ ደሞ ሊረዝምበት ይችላል። ጫማውም እደሱ ልበዛበት ለ አንዱ ደሞ ሊያንሰው ይችላል እና በትክክል ለምሳሌ ቁጥሩን ጫማውን ጠይቀህ የልብሱን ስፊት ወገቡን ቁመቱን ሜትሩን ስንት እንደሆነ በትክክል አውቀህ ያን ነገር? በትክክል ከሰፋለት ያ ሰውዬ አንተ ካረከው ነገር እና እሱ ከሚፈልገው ነገር ጋር ሲመዛጠን ወይም በትክክል ሲገናኝ ሲስማማ ደስታ ይፈጠርበታል ማለት ነው። እንትኑ ላይ ደንበኛው ላይ ማለት ነው ደስታ ሲፈጥርበት ላንተ ጥሩ ነገር ነው እዞልህ ይመጣል። ለምን? ያ ነገር ከእሱ አእምሮ ጋር ወይም እሱ ካሰበው ጋ በትክክል ስለተስማማ አንተን ይወዳል ማለት ነው። ያ ነገር ካልተስማማ ግን አንተን ላይቀበል ወይም ጥሩ ነገር ደስ ላይለው ይችላል። ያ ደበኛክ በዛ ምክንያት አንተን ጥሎቅ ወደ ሌላ ደበኛ ሊሄድ ይችላልና። ግን በሚሄድበት ሰዓት ሊጎዳ ይችላል። ግን አንተ ጥሩ ነገር ሰርተህ ያ ነገር ደንበኛ ጥሩ ነገር ሲያገኝ አንተ ትደሰታለህ የእሱ ቤተሰቦች ይደሰታሉ እኛ አንተ ቤተሰቦች ይደሰታሉ እና የስራ ባልደረቦችህም ይደሰታሉ የስራ እድገት ታገኛለህ። በምታረግበት ሰዓት በጣም ደስ እሚል ነገር እና እንደዚህ ሲሆን በጣም ደስ እሚል ነገር አለው። እና ምንድነው ደስ እሚለው ነገር? ለምሳሌ ቢዝነስም ከሆነ የተለያዩ አገልግሎት ስራዎችም ቢሆኑ ያን ነገር ቀጣይነት እንዲኖር ያደርጋል። ለምሳሌ አንድ ሆቴል ገብቶ አንድ ደንበኛ ወይ ጥብስ ወይ ክትፎ ቢያዝ በትክክል መንገድ በትክክለኛው መንገድ ከተሰራለት ያ እሱ በሚፈልገው ልክ ከተሰራ። መጨረሻ ላይ በልቶ ከጨረሰ በኋላ አመሰግናለሁ ምግቡ እንደዚህ እንደዚህ ሆኖ ስለተሰራ እኔ በምፈልገው መልኩ ስለተሰራ እንደዚህ ደስ ብሎኛል ጣፍጦኛል ጣፍጦኝ ነው የበላሁት። ርካታ ተሰምቶኛልና በዚህ ቀጥሎ ብሎ አመሰግንሃለሁ ብሎ ለደሸኝነቱ ምስጋና አቅርቦ ይወጣል ማለት ነው። እና በሚቀጥለው ሰዓትም ያ ደንበኛ ምንድነው እሚያደርገው? እሱ ብቻ አይደለም። በልቶ እሚሄደው ጓደኞቹ ሊሆን ይችላሉ ቤተሰቦቹ ሊሆን ይችላሉ። እና አሪፍ ምግብ ቤት የት አለ ብሎ በሚጠይቁበት ሰዓት? እዛ ቤት እኮ እንትናቸው አሪፍ ነው። እንደዚህ እንደዚህ ስለሆነ በዚህ መልኩ ስለሚሰሩ እንትና ምግባቸው በጣም ይጣፍጣል። ብለው በጣም ደስ በሚሉ ሁኔታ ለነሱም ይነግራችኋል ማለት ነው። እነሱ ከነገራችሁ በኋላ እነሱ ደሞ ያው ቤተሰብ ስለሆኑ አንዱ ለአንዱ ስለሚደማመጥ በቃ ይሄ ቤት በጣም አሪፍ ነው። ብሎ እነሱ አእምሮ ውስጥ ተስሎ ጥሩ መስሎ ይሳላል ማለት ነው። እና ጥሩ ስም ያገኛል ጥሩ ስም ባገኘ ቁጥር ደንበኞቹ ይሳቡበታል ማለት ነው። እና ያን ነገር ሲያረግ በጣም ደስታ ይሆንለታል ለደንበኛው ጥሩ ነገር ይሆናል ማለት ነው። እና ደንበኛ እርካታ አሳውቃለሁ ይሄን ማሰብ አመሰግናለሁ።